እንግዲህ የፀሀይ መውጣትን ታያለህ? ይላል አያለሁ ብዙውን ሰዓት እንግዲህ ፀሀይ ስትወጣ እመለከታለሁ። ምን አይነት ናት? ፀሀይ የሚለውን እንደዚሁም ፀሀይ ስለምሞቅ ጠዋት ጠዋት ያለውበት አካባቢ እንግዲህ ቀዝቃዛ ወይም ወይን አደጋ ነገር ነው። እና ቀዝቃዛ በደንብ አይሆንም ፀሀይ የለም የግድ ነው ማለት ብርዱን ለመከላከል ነው። እንጂ ፀሀይ ስትወጣ አያታለሁ። ከዚህ በተጨማሪ ደግሞ ያለሁበት አካባቢ ምንድነው? ተራራ ምናምን የለም። እና አይጋርዳትም እኛ ጋር ኢንቪሮመንቱ ምንድነው? ይሄ የተደላደለ መሬት ስለሆነ ማለት የሚጋርደኝ ነገር የለም። ስለዚህ ወዲያው ነው ማለት ነው። በምትወጣበት ለኔ እይታ ጠዋት ላይ ማለት ነው። እንደየወቅቱ ብትለያይም አስራ ሁለት ሰዓት አካባቢ ወይም እንደየወቅቱ አንዴ ቀድማ ልትወጣ ትችላለች። በዛን ሰዓት ምንም የሚጋርደኝ ምንም ነገር ብዙ ስለሌለ ወዳለውበት አካባቢ ፀሀይ ስትወጣ አያታለሁና። ብዙውን ጊዜ ያው ፀሀይ ስትወጣ አያለሁ።

እንግዲህ በመስመር ላይ ቪዲዮ ትመለከታለህ ወይ? ይላል አዎ ያው እንግዲህ አጋጣሚ በማልፈበት ሰዓት አንዳንዴ ስክሪኖች አሉ መንገድ ላይ ትልልቅ ለምሳሌ ቤተክርስቲያን አካባቢ ከሆነ ስለ ቤተክርስቲያን ስዕላት ምናምን ቪዲዮ ልታይ ይላል የግብርና ሴክተር መስሪያ ቤቶች ከሆነ ደግሞ ስለ ግብርና ምናምን አሁን ለምሳሌ ሰዎቹ አዝእርት እየዘሩ እጽዋቶች ሲንከባከቡ ነው የሚያሳይ ቪዲዮ ሊሆን ይችላል። ትምህርት ቤት አካባቢ ከሆነ ደግሞ ለምሳሌ ተማሪዎች የሆነ አለ አይደል የትምህርት ገበታቸውን እያዩ ወይም ደግሞ ሰአታቸውን ሰልፍ ላይ ሊሆን ይችላል እያከበሩ እያለ ምናምን ቪዲዮዎች ይታያሉ። ስክሪን ምናምን ላይ ማለት ነው። ከዛ ውጭ ብዙ ሰዓት የተለመደ አይደለም። በመስመር ላይ ቪዲዮ ትመለከታለህ ማለት ብዙ አይነት ቪዲዮ። አሁን ስልክ ሊሆን ይችላል በስልክ ግን መንገድ ላይ ብዙ ሰዓት ለምሳሌ በመኪና በምሄድበት ሰዓት ያው መንገዱ እንዲገፋ በሚል ሀሳብ መንገድ በቶሎ አለ አይደለ ድብርት እንዳይይዘኝ ምናምን እንደዚህ አይነት ሰዓት እመለከታለሁኝ። ከዛ ውጪ ከሆነ ብዙ አልመለከትም።

እንግዲህ የስራ ልብስ ትለብሳለህ ወይ? ይላለ አዎ እዚህ ጋር ግዴታ ነው። ምክንያቱም ለመ እለብሳለሁ የየመዋን የማስገደይ ምክንያት ምንድነው? ለመኖር ስራ መስራት አለብኝ። ደግሞ ለመስራት ምንድነው? እልብስ የስራ ልብስ መለየት አለብኝ። ምክንያቱም ዝነጣ ሰዓት ላይ እና ወይም ሌላ መንገድ ስትሄድ ወይም ሌላ ወደ ሌላ ቦታ በምንቀሳቀስበት ሰዓት እና ስራ በምሰራበት ሰዓት የተለየ ልብስ። መልበስ ያለብኝ ደሞም እለብሳለሁ ለምሳሌ ምሰራው ቢሮ ላይ ከሆነ። ለ የቢሮውን ወይም ደግሞ ምስራበትን መስሪያ ቤት የራሱ የሆነ ዩኒፎርም ሊኖረው ይችላል። መለያ ሱፍ ነገር ሊሆን ይችላል እሱን መልበስ ግዴታ ነው። ምክንያቱም ህግና ደንብ ተገዢ ለመሆን ማለት ነው። ሌላኛው ደግሞ ምንድነው? ተማሪ ነኝ እኔ የስራ ትምህርት ለአንድ ስራ ነው። ስለዚህ ለዚህ ስራ ደግሞ ምን አይነት ማድረግ አለብኝ ዩኒፎርም እለብሳለሁ ማለት ነው። ለምን? ስራ ነዋ ለስራ ደግሞ ተገዢ አሁን ስራ ስትሰራ በዚያ ስራ ውስጥ ምንድነው ለዚያ ስራ ተገዢ መሆን መቻል አለብህ። በውስጥ ህጉን ማክበር መቻል አለብህ። ለስራው ክብር መስጠት አለብን። እና ለምሳሌ አንድ የባንክ ሰራተኛ መልበስ አለበት ደንበኞቹን ለመሳብ አንድ የምግብ ቤት ቢሆን ለምሳሌ መልበስ ያለበትን ነገር ግዴታ ምግብ ሲሰራ። ለንጽህናው ሲባል መልብስ ያለበትን መልበስ ያለበት እና ለዛ ሁሉ እለብሳለሁ ተማሪ ነኝ አሁን ዩኒፎርም እለብሳለሁ ማለት ነው

ቤተሰብ? ምን ያህል ጊዜ ይሰበሰባል ይላል እንግዲህ አሁን እንደየ እንትኑ ይለያያል እንደየ ቤተሰቡ ይለያያል። ላይክ እንደምኖርበት አሁን ከሆነ አስፈላጊ ነገር ከሆነም እንግዲህ በየቀኑ ሊሆን ይችላል። ደግሞ አይገናኝ ይችላል በስራ አጋጣሚ በተለያየ ቦታ ሊኖር ስለሚችል የቤተሰቡ አባል። በአመት በሁለት አመት ሊገናኝ ይችላል ለምሳሌ እንደኛ ቤተሰብ አሁን ሙሉ የቤተሰቡ አባል ተሰብስቦ ያው በአንድ አመት ምና ምን ምንገናኘው ከዛ ውጪ እናት፣ አባት፣ የተወሰኑ የቤተሰቡ ሰዎች አብረው ነው የሚኖሩት። ያው ማታ ላይ ይሰበሰባሉ ከስራ መልስ ማለት ነው። አሁን ምክንያቱም ሁሉም የየራሱ ስራ አለው። ህፃናት ከሆኑ ትምህርት ቤት ሄደው ግማሽ ሰዓት ተምረው ይመለሳሉ አባት ከሆነ በስራ ገበታው ላይ ሲሳራ ይውላል እናትም እንደዚሁ የቤት እመቤት ከሆነች ወይም ደግሞ የቢሮ ሰራተኛ ከሆነች ስራ ላይ ትቆያለች ከዛ ማታ ላይ ነው ሊሰበሰቡ የሚችሉት። ደይሊ ሊሆን ማቅረብ በየቀኑ ይችላል ነገር ግን። የተለያየ ቤተሰብ አባል አሁን ትልልቅ ልጆች አሉ ከቤት የወጡ ነገር ግን ገና ያላገቡ ልጆቹ ቤተሰብ ያልመሰረቱ ስለሚሆኑ ከቤተሰብ ጋር ያገና አለ አይደለ ያልወጡ ራሳቸውን ያልቻሉ እነሱ አሁን በየአመቱ በግመሽ በስድስት ወር ምናምን። ሊሆን ይችላል የሚሰበሰቡት።

"እንግዲህ ምን ሰዓት ትተኛለህ?" ይላል እንግዲህ የምተኛው ብዙ ሰዓት አሁን ከአራት ሰዓት በኋላ ነው። ምክንያቱም ተማሪ እንደመሆኔ እንጻር ያው ጥናት ላይ ልቆይ እችላለሁ ላይብረሪ ምናምን የጓደኞቼ ጋር አጋጣሚ ወክ ሳደርግ ወይ ወይም ደግሞ የተለያዩ መተግበሪያዎችን ስጠቀም ለምሳሌ ያክል እንደ ቲክቶክ አይነት እንደ ቴሌግራም ወይም የተለያዩ ነገሮችን ሳደርግ እቆያለሁ እስከ አራት ሰዓት አራት ሰዓት በኋላ እንግዲህ እረፍት አደርግና እስከ ጠዋት ድረስ ማለት ምክንያቱም በዚህ ሰዓት በስድስት ከስምንት ማል ከስድስት እስከ ስምንት ሰዓት ያህል ነው የምተኛው። ምክንያቱም ለአእምሮ እረፍት እንቅልፍ ወሳኝ ስለሆነ ሳይንሱም ያው የተወሰነ ንስሃ አድርገው ቢወስኑም እኔ እዚህ ጋር ያው አንደኛ ከድካም ወይም ደግሞ ከተለያዩ ሀሳቦች አእምሮዬ ነፃ ሆኖ እንዲ እንድ ነሳ ሰላምፈልግ ለስምንት ሰዓት ያህል እተኛለሁ እዚህ ከአራት ሰዓት አንስቼ እስከ ጠዋት አስራ ሁለት ሰዓት ወይም ደግሞ ከሁለት ሰዓት ከተኛው ደግሞ ቀድሜ አስር ሰዓት አካባቢ የምነሳበት አጋጣሚ አለ ማለት ነው።

የሙዚቃ መሳሪያ መጫወት ትችላለህ አው ቅድም አሁን ይሄን የተደገመ ጥያቄ መሰለኝ? አው እንደምጫወት እያወራሁ ነበር እና ይሄ ተደጋጋሚ ጥያቄ መሆኑን አላውቅም ብቻ አሁን እንደ ክራራ አይነት ማሲንቆ ዋሽንት። የሚባሉ አይነቶች ሙዚቃ መሳሪያዎች አሉ ሌላ ደግሞ እንደዚሁ ሙዚቃ ሳይሆን የመንፈሳዊ መሳሪያ የሆነ ለምሳሌ ለመዝሙር ምንጠቀምበት ለምሳሌ እንደ በገና መደርደር ብለን ጮኸን መደርደር ወደሚለው ይቀንሱ ለምሳሌ ለምስጋና መዘምር። እና ለመዝሙር አገልግሎት የሚውል ነው። ከሙዚቃው ውስጥ ለምሳሌ እንደ ጊታር መሰንቆ ዋሽንት አይነቶችን ደግሞ ወደ ሙዚቃው አለም አለማዊ ሙዚቃ ላይ በተሳተፍነው ይሄን የሆኑ ሙዚቃ መሳሪያዎችን ለሙዚቃው ውበት ያለ ማቀናበሪያ። ሙዝቃው ምን ጣዕም ወይም ደግሞ ምንድነው ለዛ ላይኖር ይችላል። እና እነዚህ ለማረግ ስል እንደ ዋሽንት ክራር አይነት ባህላዊ። ዘመናዊ የሆኑትን አዎ እሞክራለሁ።

ኦ በጣም ደስ ይላል። ጥያቄ ምንድነው ማር ትወዳለህ ወይ ይላል? በጣም ደስ የሚል ጥያቄ ነውና ማር ትወዳለህ በጣም ነው የምወደው በጣም ናይስ ነው። እና ማር እንግዲህ ያው ወደ እኛ ያለንበት አካባቢ ብዙ ሰዓት ማር ይቆርጣል። ሰውም ደግሞ እንግዲህ አሁን እንደመተዳደሪያ ወይም ደግሞ የገቢ ምንጭ አድርጎ ይወስደዋል። እኔን ለራሴ ነበሩኝ ብዙ ሰዓት በየ እንትን በአራት ሰዓት እንደምሳሌ ወቅቱን ጠብቄ ጥቅምት ላይ የጥቅምት አባ የሚል እና በጸባባው ሰዓት እንደፈለጉ የሚቆረጥበት ሰዓት ነው። ሳምንታዊ ወይም በሁለት ሳምንት ሊሆን ይችላል የሚቆረጠው ያባ ወቅት እስከሚያልፍ ድረስ ማለት ነው። ማር እንግዲህ ለብዙ ጥቅሞች ያደረጉት ለሰው ልጅ ምክንያቱም። ብዙ ጥቅም የኖረው ደግሞ ከተለያዩ እጽዋቶች ሻሮች ሲቀሰም በዚህን ሰዓት። ብዙ አይነት እጽዋቶች በአንድ ላይ በሚሆኑበት ሰዓት በሽታ ተከላካይ የሆነው ምክንያቱም። መድኃኒቶች የሚቀመሙት ከምንድነው ከእጽዋት ነው ነውና። በሽታን የመከላከል አቅም አለው። ማለት ለጤና በባዶ ሆድ በማንቂያ አንድ ማንቂያ ሁለት ማንቂያ በየቀኑ ቢወስድ እዛው ይኖርም በዳቦ ውስጥ እንደ ማባያ ለውጭ እንደመድሀኒት እንደዚሁ ለመጠቀም እንግዲህ ማር ወሳኝ ነው ማለት ነው። በጣም ነው የምወደው እንግዲህ መጀመሪያ ቶፕ ሊ። መጀመሪያ ቅድሚያ የምሰጣቸው ወተት አይነት ምናምን አሉ እና ከእነሱ ውስጥ ተርታ ምመድበው እኔ ማር ነው በቃ በጣም ወዳለሁ

እንግዲህ በእግር ምን ያህል ርቀት መሄድ ትችላለህ? ይላል እንግዲህ ባይ ዘዌይ እንደ አሁን ከቅርቡ ወዲያ እዚህ ርቀቴ ከሃያ ኪሎ ሜትር በላይ ሂጄ አላውቅም። አንዴ ግን ከሃያ ኪሎ ሜትር በላይ መንገድ ይቻላል ባይ ዘ ዌይ በአገር ወደ ሶስት ሰዓት የሄድኩት ማለት ነው። ያ ማለት እንግዲህ ከሰላሳ ወይም አርባ ኪሎ ሜትር ያክል ማለት ነው። ሶስት ሰዓት ተኩል ምናምን ቢጨርሱብኝ ያ ማለት ነው። ሁሉ የተሸራሸበት አስፓልት እንደመሄድ አይደለም ወጣ ገባ የበዛበት ነው። ምንድነው ውሃ አለ፣ ተራራ አለ እየወጣሁ እየወረዱ ወደ ሶስት ሰዓት ተኩል ያን በቅጥ ፍለቀት ሄጃለሁ። የሆነው ደግሞ ከሶስት አራት አመት ከአራት አመት በፊት ነበር። እንደዛ የሄድኩት አሁን ደግሞ ብዙ ርቀት አልሄድም። ሜይቢ አሁን በዚህ አንድ አመት ምሳሌ የሄዱት ርቀት ቢቆጥረው ወይ ምን ያህል ጊዜ በእግሬ መሄድ ችያለው ማለት ነው። ከአስር እስከ አስራ አምስት ኪሎ ሜትር አሁን በዚህ አመትም ሂጃለሁ ነገር ግን ምናምን የቀነስኩ የመጣሁት ምክንያቱም አሁን ያለንበት ወይ ብዙ እግርህም ትሄድበታለህ መሰረተ ልማት ያው እየተስፋፋ ስለሆነ ትራንስፖርት ትጠቀማለህ

ባዶ እግር እንግዲህ መራመድ ታውቃለህ ወይ ይላል አወ እንግዲህ አውቃለሁ ምክንያቱም የመጣዉት ከገጠሩ ክፍል ነው። ወይም ደግሞ ያለውበት ማህበረሰብ ብዙን ሰው አሁን ነው እየቀነሰ የመጣው እንጂ በባዶ እግሩ መራመድ የሚንቀሳቀሱ አይዞህ በባዶ እግሩ ነበር ጫማ የተለመደ አይደለም። ግን አሁን ላይ ተቀይሯል ባይ ዘ ወይ የበፊቱ አይደለም ይህ ቆይቷል። አሁን ይሄ ምንድነው? ስልጣኔ የሚለው ከዛም ደግሞ ጫማ በየአይነት እንደየአቅሙ ማለት ነው። ምክንያቱም የተሻለ ነገር ያለው የተሻለ ጫማ ያደርጋል ዝቅ ያለ ደግሞ ዝቅ ያለ ስለዚህ ያ ስለሆነ። በአሁን ላይ ባይ ዘ ዌ ያው ብዙ በእግሬ ሂጄ አላውቅም። ግን አውቃለሁ ማለት ሄጄ አላውቅም ማለት እና አውቃለሁ ማለት ይለያያል። ምክንያቱም መራመድ ምንም ችግር የለውም መራመድ እችላለህ መሮጥ እችላለህ። ግን ብዙ ሰዓት እዛ አላደርገውም ምክንያቱም አሁን እግሬ ጫማ ስለለመደ። ብዙ ሰዓት እግሬን ያመኛል። እንኳን ኳስ በምጫወትበት ሰዓት እንኳን እኮ ጫማ አድርጌ ስለተሯሯጥኩ ምንድነው ውስጡን እግሬን በጣም የሚያመኝ እና። ትንሽ ይከብዳል ግን ያው አውቃለሁ ስራመድ እንዳልኩህ ቢያንስ ሜይቢ እስከ አስራ ሁለት አስራ ሶስት አመቴም። ባይ ዘ ዌይ በ እስከ አስራ አመት ቢያንስ ሚኒመም ምንድነው? በእግሬ ነው የምሄደው ጫማ በዛን ሰዓት ብዙ የተለመደ አልነበረም። ብዙም ዶን ኬር ማለት። በዛን ሰዓት ስለሱ አይደለም የማስበው የነበረ ጫማ አይደለም የለምም ደግሞ ሳልፈልግ በግድ። እራመዳለሁ አሁን ላይ ግን እኛ ካለው አንፃር በየቦታው መሄድም ስለማይችል ክፉ ስለለመደ እግሬ ማለት ነው።

እንግዲህ እ ምን አይነት መሳሪያዎች ትጠቀማለህ ይላል ብዙ አይነት መሳሪያ አይነቶች አሉ። ለምሳሌ እኛ የምንጠቀመው እ ለምሳሌ እንደ እ ብእር ወይም ደግሞ እንደ እስክሪቢቶ ብለን የምንጠራውን አይነት መሳሪያዎችን እጠቀማለሁ። ምክንያቱም እ አንድ ሰው የሚያስፈልገውን ነው መያዝ ያለበት ለምሳሌ አንድ ጋራጅ የሚሰራ ሰው ከሆነ እ ምንድነው የሚያስፈልገው ማሽን ያስፈልገዋል? ያ አንድ መሳሪያ ነው። ምክንያቱም በስራው ዘርፉ በዘርፉ ላይ ስለዚህ እኔም ደግሞ የሚያስፈልግ መሳሪያዎችን ጥቅም ስልክ እጠቀማለህ ለምሳሌ ይሄ አንድ መሳሪያ ነው። ዲቫይስ ብለን የምንጠራውን ማለት ነው ምክንያቱም ለምን ይጠቅመኛል? ላጠናበት የማጠናበት በስልኬ ነው ለምሳሌ የማጠናው ቪዲዮ ሊሆን ይችላል። ትምህርት ወይ ቪዲዮዎችን ሊሆን ይችላል የሚችለው ሰርች አድርጌ ሊሆን ይችላል የማነበው እና እ ብዙ አይነት እንትኖች እጠቀማለሁኝ። ከዛ ውጪ ደብተር እራሱ አንድ እ መሳሪያ ነው። ማለትም እጽፍበታለኋ እ ብእር ወይም ደግሞ ስክሪቢቶ ብቻ ይዤ። ሌላ ነገር ላላደርገው እችላለሁ ምክንያቱም የምጽፍበት እንትን ከሌለኝ ማለት ነው። እ ከዛ በመቀጠል በጣም ብዙ አይነት መስሪያዎችን ትጠቀማለህ? ይሄም የሆነ ግን እንደምንድነው በምን ይለያያል እንደየ ሁኔታው ነው። ማለት አንድ ተማሪ እና ወታደር ከሆነ ምሳሌ መስራት የሚችለው አይደለም። ተማሪም እንደዚሁ የራሱን የየፈርጁ በየፈርጁ ማለት ነው

ፎቶ ማንሳት ትወዳለህ ወይ ይላል እንዴ? አዎ እወዳለሁ ምክንያቱም ፎቶ ማስታወሻ ስለሆነ ለቀጣይም ማስታወሻ በዚንሳት እንደዚ ነበርኩ የሚለውን ነገር ለማስታወስ ያህል ፎቶ ማንሳት በጣም ነው የምወደው። ለወደፊት እንግዲህ እስኪ። ፎቶ ማንሳት ራሱ እንትኑን በደንብ አውቄው እስካሁን በደንብ አላውቀውም በስልኬ ምናምን ነው ማነሳው በካሜራ ራሱ በቻለ ካሜራ ማንነት ማለት ነው ማለት ነው። ፎቶ ቤት መክፈት እያሰቡ ነው ያ ማለት ፎቶ ቤት። ለፍላጎታለኝ የማለት እንግዲህ ፎቶ ቤት ከፍቼ መስራት የምችልበት አጋጣሚ